እሺ ሰዎችን እንዴት ታስተዋውቃለህ? ሰዎችን ለማስተዋወቅ በመጀመሪያ ደረጃ ስማቸውን በአግባቡና በአክብሮት ለሚመለከተው አካል መግለጽ ነው። ሁለተኛ ደረጃ ደግሞ የራሴን ስም በአግባቡ ገልጻለሁኝ። የነዚያን ሰዎች በምናስተዋውቅበት ጊዜ የምንከተላቸው መንገዶች አሉ። መጀመሪያ የምናስተዋውቃቸው ሰዎች ያላቸውን የስራ ደረጃ የስም ዘርፍም ካለ እንዲሁም ደግሞ የተለያዩ ስራዎቻቸውን በሚሰሩበት ጊዜ ያላቸው የአክብሮት ስም ካለ የማዕረግ ስም ካለ እንዲሁም ደግሞ የማዕረግ ስማቸውን ተጠቅመን በአግባቡ ለሚመለከተው አካል ማስተዋወቅ ይጠበቅብናል ማለት ነው። የምናስተዋውቃቸው የሰዎች ግን የሚሰሩትን ስራ ጨምረን አብረን ፈገግታ በሞላበት መልኩ ልናስተዋውቅ እንችላለን ማለት ነው። እንዲሁም ደግሞ ሰዎችን በምናስተዋውቅበት ጊዜ በትክክለኛ ስማቸው በትክክለኛ የማዕረግ ስማቸው እንዲሁም ደግሞ በድምጽ ግልጽ በሆነ ድምጽ ሰዎች በሚፈልጉት መጠን መሰረት ማስተዋወቅ ይገባናል ማለት ነው። ስናስተዋውቅ ግን የስራ ዘርፋቸውን ከእኛ በፈገግታ ላይ በተሞላበት መልኩ ማስተዋወቅ ይጠበቅብና ማለት ነው። የምናስተዋውቅበት ጊዜ ያለውን ሁኔታ ነባራዊ ሁኔታ የሚሰሩትን ስራ ከሌሎቹ ጋራ በቀላሉ ተግባብቶ ስራ እንዲሰሩ ያላቸውን የትምህርት ደረጃ በሚገልጽ መልኩ ለሌሎች በአግባቡ ተረድተውት ስራውን በአግባቡ ከእነሱ ጋር እንዲሰሩ እንዲረዳቸው ስናስተዋውቅ ጥንቃቄ በተሞላበት መልኩ ይሆናል ማለት ነው። ስለዚህ የኔ ያስተዋወቂው ሰውዬም እንዲሁም ደግሞ የሚስተዋወቀው እና ሌሎች ደግሞ እንዲተዋወቁ የሚፈልጉት ሰዎች በአንድ ላይ ተጣምልጅረው የሚሰሩት የራሳቸው የሆነ የሚግባቡበት መንገድ ይኖራል ማለት ነው። በተግባቡበት መጠን ሰዎችን በአግባቡ እናስተዋውቃለን ማለት ነው። ብዙ መንገድ አለ የማስተዋወቂያ መንገድ አንደኛ በስራ አጋጣሚ ልናስተዋውቅ እንችላለን። ሌላኛ በመንገድ ላይ እየሄድን በትራንስፖርት አጋጣሚ ሊሆን ይችላል። በታክሲ ላይ ልንሆን እንችላለን። ወይም ደግሞ ሌላ ደግሞ በብቻ በተለያየ አጋጣሚዎች ሰዎች ጋር ስንገናኝ እኛ የምናውቀውን ሰው ያለውን የትምህርት ደረጃ ያለውን ስብእናውን ያለውን የሚከተለውን ሃይማኖት ሊሆን ይችላል እንዲሁ ደግሞ የሚሰራውን ስራ በአግባቡ ለሰዎች ባህሪውን ጨምረን በአግባቡ ልንገልጽለት እንችላለን ማለት ነው። ስለዚህ ይህንን ሰው በምናስተዋውቅበት ጊዜ የምንከተላቸው የስብእና ደረጃዎች አሉ። በአግባቡ አክብሮት በመስጠት እንዲሁም ደግሞ ያለውን ይሁኔታ ውስጣዊ ሁኔታውን በመረዳት እኛ ፈገግታ በተሞላበት ሁኔታ ሰዎችን ልናስተዋውቅ እንችላለን ማለት ነው። ስለዚህ ማስተዋወቅ ሲባል በአብዛኛው ከሰዎች ጋራ ያለን ግቡቡነት ለመጨመር ነው። ስለዚህ መግባባት ማለት በአብዛኛው ምን አይነት ነገር አለ ማለት ነው። ሰዎች የሚሰሩትን ስራ በአግባቡ አስተዋውቀን ስራቸውን እንዲሁም ደግሞ ስማቸውን ማዕረጋቸውን ያላቸውን እውቅና ለምሳሌ በሰዎች ዘንድ የሚታወቁ ሊሆን ይችላሉ ነገር ግን ያ የሚተዋወቀው ሰውዬ በአግባቡ ላያውቃቸው ስለሚችል ስለዚህ ያን የሚታወቁበትን የስራ ዘርፍ ጠቅሰን በምሳሌ አስደግፈን ልናስተዋውቃቸው እንችላለን። ለምሳሌ የፊልም ባለሙያ ከሆነ ይህንን ይህንን ፊልም የሰራው በዚህ ቦታ ላይ የተቀረጸው ሰውዬ ወይም ደግሞ የገሌ የተባለውን ገጸ ባህሪ ተክቶ የሰራው ሰውዬ ነው በማለት ልናስተዋውቅ እንችላለን። ለምሳሌ ሰውየው ምህንድስና ባለሙያ ከሆነ በሲቪል ምህንድስና ይሄንን ቦታ የቀየሰው እሱ ነው። የቀየሰውን ስራ ሲሰራ እንደዚህ እንደዚህ ተጠቅሞ ነው ያደረገው ታስታውሳለህ ያንተን የቤትህን የዲዛይን አቀማመጥና ሁኔታዎች ቅርጻቸውን አስቀምጦ በትክክል እንዲሰሩ ያደረገልህ ይሄ ሰውዬ ይሄ ነው እያልን ልናስተዋውቅ እንችላለን ማለት ነው። ስለዚህ ሰዎችን የምናስተዋውቅባቸው መንገዶች በአብዛኛው የተለያዩ ናቸው። ስለዚህ ከሰው ሰው ይለያያል። እንደየ ሁኔታው እንደየ አግባብነቱ እንዲሁም ደግሞ ባለው የማዕረግ ሁኔታ ልናስተዋውቅ እንችላለን ማለት ነው። ለምሳሌ የህክምና ባለሙያ ከሆነ የውስጥ ደዌ የህክምና ባለሙያ ከሆነ ስለዚህ ስለ ውስጥ ደዌ ህክምና ሲያክም ወይም ደግሞ የተለያዩ ግልጋሎቶችን ለማህበረሰቡ በሰጠው አገልግሎቱን ተነስተን በዛ ምክንያት ልንሰጠው የምንችልበትን ከቨሬታ ሰጥተን ልናስተዋውቅ እንችላለን ማለት ነው። ስለዚህ ሰዎችን የምናስተዋውቅበት መንገዶች በአብዛኛው ብዙ ናቸው። ስለዚህ ከረጅም በአጭሩ ሰዎች እንዴት እናስተዋውቃለን? አንደኛ በስማቸው እናስተዋውቃለን። በስራ ዘርፋቸው እናስተዋውቃለን። ሌላኛው ደግሞ ባላቸው ስብእና እናስተዋውቃለን። እንዲሁም በሌላ በተለያየ መንገዶች ልናስተዋውቅ እንችላለን። ለጊዜው በዚህ ይበቃናል አመሰግናለሁ

እሺ አዲስ አመትን እንዴት ታከብራለህ ነው? አዲስ አመትን እማከብረው በአብዛኛው ከቤተሰቦቼ ጋር በመሆን በጋራ ሆነን በዓሉን እንቀበለዋለን በዓሉን ስንቀበል የምናደርግበት ነገር ዋናው ነገር ምንድነው? በግ እናርዳለን ወይም ደግሞ ያለው የተገኘውን ፍየል ልናርድ እንችላለን ወይም ደግሞ በሬም ሊሆን ይችላል በጋራ ሆኖ ቅርጫ እሚባል አለ ተቃርጠን ልንገዛ እንችላለን በሬ ማለት ነው ስለዚህ አዲስ አመትን በአብዛኛው ከቤተሰብ ጋር በመሆን ነው የምናሳልፈው። በቤተሰብ በምናሳልፍበት ጊዜ ግን ሁላችንም ደስተኞች ሆነን የምንፈልገውን ስራ እየሰራን እንዲሁም ደግሞ የሚያስፈልጉ ለበአል ግባት የሚሆኑ ነገሮችን እናሟላለን። ቡናው ይፈላል ሴረሞኒው በጣም ባማረ መልኩ ከተቀመጠ በኋላ። ሁሉም ሰው በየዘርፉ ይቀመጣል በየማዕረጋቸው ከተቀመጡ በኋላ። የቡና ቁርስ ይቆረሳል ዳቦ ይደፋል ቡና ይፈላል ሻይ ይፈላል ቡና መጠጣት የማይችሉ ሰዎች ሻይ እንዲጠጡ እናደርግበታለን። ስለዚህ በአዲስ አመት አዲስ የሆነ ሀስተሳሰቦችን እናቅዳለን። በቤተሰብ ጋር እንወያያለን በዚህ አመት ማከናወን የምንፈልጋቸው ነገሮች እነዚህ እነዚህ ነገሮች ናቸው። ማሳካት የምንፈልጋቸው ነገሮች እነዚህ እነዚህ ናቸው እየተባባልን እርስ በእርሳችን እየተገማገምን አዲስ አመት እንቀበለዋለን። ስለዚህ አዲስ አመት በአብዛኛው ብዙ ነገሮችን ይዞ ይመጣል ገጸ በረገቶች አሉት። ስለዚህ የዚህ አዲስ አመት የተስፋ አመት። ተገልጦ ያላለቀ ንጹህ ወረቀት ገና የተጀመረ የመጀመሪያው ምዕራፍ ላይ ያለ ወደፊትም ደግሞ ራሳችንን ችለን የተለያዩ ነገሮችን ሰርተን የምንደሰትበት። እንዲሁም ደግሞ የሚመጣው አመት እንደ ወረቀት ተጠቅልሎ ያለ ነገር ነገር ግን የመጀመሪያዋን ጥቅል። ዛሬ የጀመርናት ይመስላልና ስለዚህ ዛሬ ከተደሰትን በሙሉ አመቱን በሙሉ ደስተኞች እንደምንሆን እናምናለን። እንዲሁም ደግሞ የሌላቸው ካሉ ያለንን በማካፈል አዲስ አመት እናከብራለን ማለት ነው። ለምሳሌ አሁን እረፍት ጊዜ ሚናው ብዙ ጊዜ አዲስ አመት በተለይ በኢትዮጵያ መስከረም ላይ የሚከበር ነው። አዲስ አመት ማለት ስለዚህ አባዎችን እያየ እንደመማለን ክረምቱን አሳልፈ ያንን ጨለማ ዘመን አሳልፈ የብርሃኑ ያደረስከን አምላክ ብለን እናመሰግናለን አምላካችን እናመሰግናለን። እንዲሁም ደግሞ የተለያዩ ስራዎችን በጋራ ሆነን እንሰራለን ለምሳሌ። የተለያዩ የእርድ ከብቶችን ለመግዛት ገበያ ላይ ልንወጣ እንችላለን። ከወጣን በኋላ መርጠን ተነጋግረን ገበያተኞቹ ብዙ ጊዜ ዋጋ ሊያስወድዱ ይችላሉ በሚያስወድዱበት ጊዜ። ተከራክረን የሚያስማማን በጋራ ሆነን ሶስት አራት አምስት ስድስት ሆነን የቤተሰቡ አባላት በጠቅላላ ሄደን ሁላችንም አንድ ላይ ሆነን ልንገዛ እንችላለን ማለት ነው። የእርድ ከብቱን የእርድ ከብቱን በሚገዛበት ጊዜ ማሟላት የሚገባን እያንዳንዱ ቤተሰብ ብቻም ሳይሆን በአካባቢው ያሉ ሰዎች ተሰባስበን። የጋራ የሆነ ገንዘብ እናዋጣ እንሰበስብና ኮሚቴ አዋቅረን ከዛ ገበያ ሂዱ በሬ ሊገዛ የሚችል ሰው እናዋቅራለን። ከዛ በሬው ተገዝቶ ከመጣ በኋላ እስኪሰነብት ጊዜ በአግባቡን ከበካብ እየተደረገለት ምግብ እንዲበላ ተደርጎ ውሃ እንዲጠጣ ተደርጎ እንዲሁም በአግባቡ ደግሞ በጥበቃ እንዲጠበቅ ተደርጎ ይሰነብታል። ከሰነበተ በኋላ ባለሙያ አለ ወይ ቄራ ላይ ሊወሰድ ይችላል። ወይ ደግሞ በአካባቢ ባሉ የበሬ አራጅ ባለሙያዎች ጋር ተጠቅመን በሬውን አርደን። አወራርደን የሚያስፈልገውን ነገር ሁሉ አዘጋጅተን ቤት ውስጥ አምጥተን። ቤት ውስጥም ሆነ ውጭ ላይ ጥብስ እጠብስና ህፃናቶቹን ሰብስበን በጋራ እንዲጠቀሙ እንዲበሉ እናደርጋለን። እንዲቦርቁ ለአካባቢው እንፈቅድላቸዋለን ስለዚህ አካባቢው በጣም በደስታ ይዋጣል። ለምሳሌ እታልማዊ ይመጠጥና ያ በአግባቡ ተቆልቶ ህፃናት ጥብሱን እንዲበሉ ይደረጋል። እኛም እንደዚሁ በጋራ የምንጠቀምበት ሁኔታ አለ እና በአብዛኛው እጅግ በጣም ደስ የሚል ነገር ነው። አዲስ አመት ሲነሳ ሁላችንም ሁል ጊዜ አዲስ አዲስ ልብስ እንለብሳለን። የባህል ልብስ ካለ የባህል ልብሳችን እንለብሳለን። የባህል ልብስ የሌለን ደግሞ ያለንን አጥበን ሁሉም እንደየአቅሙ እንደየማረጉ ባህሉን እናከብረዋለን እንቀበለዋለን። ለሚመጣው ዘመንም እንዲአደርሰን እንመኛለን ምኞታችንን እናስቀምጣለን ስለት የሚባል አለን እንስሳላለን። የዛሬ አመት ቢያደርሰን ይሄን ይዤ እየመጣለሁ ይሄን ይዤ እየመጣለሁ በመባባል ሁሉም ሰው በጠቅላላው በአንድ ላይ ሆኖ ይሄን ቢያመጡ ይሄን ብናመጣ እንዲህ እናደርጋለን። በሚል ተስማምተን ሁላችንም በዓሉን በሰላምና በፍቅር በአንድነት በመተባበር ደጅ ላይ ሆነን በታረደው በሬ ጋር እየጠበስን እየተዝናናን እንጀራ እያዋጠን የተለያዩ ስራዎችን በመስራት የምናከብረው ነው። የሚሆነው ስለዚህ አዲስ አመትን እንደዚህ እናከብረዋለን። በሌላው አለም ባህል እንዳለው ሁኔታ የኛ ሀገርም ተመሳሳይ የሆነ ገጸ ባህሪ ያለው ሁኔታ ነው እምናከብረው ማለት ነው። አመሰግናለሁ